እኔ የምወደው ቀለም ቢጫ ቀለም ነው ምክንያቱም ቢጫ ቀለም ብዙውን ጊዜ የተስፋና የብርሃን መንፈስ አይነት ጥሩ ስሜት ስለሚሰማኝ። ቢጫ ቀለምን አዘወትራለሁ እወዳለሁ ባይ ደስ ይለኛል። ቤቴንም መቀባት የምወደው ብዙውን ጊዜ ቢጫ ቀለም ነው ቢጫ ቀለምን በምቀባበት ሰዓት ጥሩ የተስፋ እና የብርሃን መንፈስ ስለሚሰማኝ

የምወደው መጽሐፍ ብዙን ጊዜ የታሪክ መጽሐፎችን እወዳለሁ የተለያዩ ታሪኮችን የጥንታውያን የኢትዮጵያን ታሪክ፣ የሮማን ታሪክ፣ የግሪክ ታሪክ መሳሰሉትን የስፓርታዎችን ታሪክ ታሪክ ነክ የሆኑ መጽፎች በጣም ደስ ይለኛል ምክንያቱም ታሪክ በጣም ስለምወድ እና በጣም ስለሚሰለኝ ማለት ነው።

ቅመማ ቅመም የበዛበት ምግብ እወዳለሁ ግን ቅመቅማ መቅማ ሲበዛ ያው ብዙም ጊዜ ጨጓራዬን ስለሚያመኝ ጨጓራ ራህመም ስለሚደረግ። ብወደውም እንኳን ቅመመ ቅመመ የበዛበት ምግብ እ መብላት አልችልም ወይንም ደግሞ አልመርጥም ማለት ነው።

ፀሀይ ስትጠልቅ መመልከት በጣም ደስ ይለኛል አው ፀሀይ ስትልቅ በቃ ፀሀይዋን የመናፈቅ አይነት ስሜት ይሰማሃል። እንዲሁም ደግሞ ያው ቀን የነበረው ሙቀቷ ቀዝቅዞ ሰውነታችንንም ቀዝቃዛ የማድረግ አካባቢንም የማቀዝቃዝ። ባህሪ ስላለው በዛ ሙቀት ወደ ቀዝቃዛው እንትን ስለምትመታ ያን ስሜት ስለሚሰማኝ። ፀሀይ ስትጠርቅ ማየት በጣም ደስ ይለኛል

የስራ ጊዜ ውስን ሰዓት የለውም ሽያጭ ነው የምሰራው ሽያጭ እንደመስራቴ መጠን ያው የምሸጠውን እቃ በጨረስኩበት ሰዓት ነው ጊዜዬ የሚያበቃው ከዛ ውጪ ምሳ ሰዓት አለኝ። ከምሳዬ ሰዓት ውጪ ግን ያው የምሸጠውን እቃ እስካልጨረስኩ ያው ላልገባ እችላለሁ ማለት ነው።

የምወደው ጤናዳም ነው። ምክንያቱም ጤናዳም ለጤና በጣም ጥሩ ስለሆነ። ጤናዳም በጣም ደስ ይለኛል። የተለያዩ ለህመሞች እና ለበሽታዎች የመፈወስ ባህሪ ስላለው። ጤናዳም የሚባለውን አትክልት ነው። የምወደው ቤቴም ላይ ተክዬዋለሁ ስለምወደው

ጨው ብዙ ቢኖረው ደስ ይለኛል። ግን ጨው የበዛበት ምግብ ደግሞ ያው ለጤናም ተጽዕኖ ስላለው በጤና ላይ ችግር ስለሚያመጣ ጨው የበዛበት ምግብ አልበላም። ግን ያው መውደዱን እወዳለሁ። የጤና ጉዳይ ነው እንጂ ጨው ብዙ ብበላ በጣም ደስተኛ ነኝ

ብዙ አልሸናም። ያው ብዙን ጊዜ ውሃ አብዛኛውን ጊዜ የእጠጣለው ቀን ላይ ብዙ የምሸነው ቀን ላይ ነው እንጂ ማታ ላይ ስተኛ ብዙ አልሸናም። ምክንያቱም አስራ አንድ ሰዓት ካለፈ በኋላ ብዙ መሽናት። ወይም ደግሞ የመጠጣት ውሃ የመጠጣት ልምዱ ስለሌለኝ። ብዙ አልሸናም።

ያው በገበያ ዋጋ መደራደር እችላለሁኝ። አንድ የሚሸጥልኝ ሰው የሆነ ዋጋ ሲነግረኝ ወይም ደግሞ እኔ ልሽጥ ካልኩኝ። ከመጀመሪያው ዋጋ ከፍ አድርጌ ወይም ዝቅ አድርጌ ተደራድሬ እሸጣለሁ። እኔም ደግሞ ልገዛ ከሄድኩኝ ዋ ዋጋ ተደራድሬ እና ተናጋግሬ ነው። የምገዛው በደንብ የመከራከር የመደራደር ልምዱ አለኝ

የስራ አሰራሮችን እከተላለሁ። ምክንያቱም የስራ አሰራሮችን ተከትዬ ካልሰራው ማንኛውም ስራ ማንም ሰው ቢሆን የስራ አሰራሮችን ተከትሎ ካልሰራ ስራውን በትክክል ሊሰራ አይችልም። አሰራሩ ቅደም ተከተል መጠበቅ ግዴታ ነው። ቅደም ተከተሉ ከተዛባ ማንኛውም ስራ ይበላሻል። ስለዚህ በቅደም ተከተል መሰራት አለብህ